ጥያቄው የሚለው ፎቶህን ታስቀምጣለህ ነው? ፎቶዬን የተለያዩ ቦታዎች አስቀምጣለሁ ለምሳሌ እኔ ፎቶዬን የማስቀምጠው በፍሬም ነው በፍሬም አድርጌ ቤት ውስጥ መደርደር ያስደስተኛል የተለያዩ ፎቶዎች ለምሳሌ የቤተሰብ ፎቶዎች ከእናቴ ጋር ከአባቴ ጋር ከእህቴ ጋር እንዲሁም ከጓደኞቼ ጋር የተነሳሁትን ፎቶ በፍሬም አስቀምጣለሁ እንደዛ ማድረግም በጣም ለቤት በቤት ውስጥ ውበት እንዲሰጥና ያው አይቶም ሰዎች ምን አይነት ግንኙነት እንዳለኝ ለምሳሌ ቤት ውስጥ የሆነ ጓደኞቼ ጋር ምናምን የተነሳሁትን ፎቶ ሳስቀምጥ ጓደኞቼ ምን ያህል እንደምወዳቸውና ፍቅሬን በዚህ እንደምገልጽ ይሄን ያየ በዚህ ያስታውቃል ማለት ነው። እናም ፎቶውን በፍሬም ማስቀመጥ በጣም ለቤቱ ውበት እና ጓደኞችን ወይንም ቤተሰቦችን ምን ያህል እንደምወዳቸው የምገልጽበት መንገድ ነው። እናም ሰዎች በተለያየ የተለያየ ቦታ ሊያስቀምጡ ይችላሉ ለምሳሌ በ እኔ በፍሬም ነው የማስቀምጠው ሌሎች ሰዎች ደግሞ በ ማለት በአልበም ምናምን ሊያስቀምጡ ይችላሉ በአልበምም ማስቀመጥ ይቻላል ማለት ነው። በአልበም ብዙ ፎቶዎች አሁን በጣም ብዙ ፎቶ ከሆነ በፍሬን ቤት ውስጥ በጣም ማስቀመጥ ስለሚከወድ በጣም ብዙ ፎቶዎችን በምንድነው? በበአልበም እናስቀምጣለን ማለት ነው። አሁን ብዙ ጊዜ የቆዩ ፎቶዎች ምናምን ከሆነ በፍሬን ከማስቀመጥ ይልቅ በአልበም ማስቀመጥ ያስደስተኛል። አዳዲስ ማለት አዳዲስ የምንነሳቸውን ፎቶዎች ደግሞ በፍሬም ቤት ውስጥ መስቀል እና በዛ ነገር መደሰት በዛ ነገር መደሰት ደስ ይለኛል።

ጥያቄው የሚለው የሸክላ እቃዎችን ትጠቀማለህ ነው? የሚለው አዎ እኔ የሸክላ እቃዎችን በአብዛኛው ቤቴ ውስጥ እጠቀማለሁ የተለያዩ የሸክላ የሸክላ እቃዎችን እጠቀማለሁ ለምሳሌ ምድጃ ምድጃ በአብዛኛው ጊዜ ቤት ውስጥ ለምግብ ማብሰያነት የምንጠቀመው ምድጃ ነው እንዲሁም ለተለያዩ ስራዎች ለመስራት ምድጃ ይጠቅማል። እንዲሁም ከምድጃ በተጨማሪም ለምሳሌ ጀበና ጀበና ቤት ውስጥ እጠቀማለሁ ጀበናም ለ ቡና ማፍያነት ያገለግለኛል። ከዚህም በተጨማሪ የተለያዩ የሸክላ የሸክላ ቤት ማስዋቢያ በሸክላ የተሰሩ ጌጣ ጌጦችን ቤት ውስጥ ለመ ቤትን ለማስዋቢያነት እጠቀማለሁኝ። እንዲሁም የሸክላ ስራዎችን ለተለያዩ ጌጣ ጌጦች ቤት ውስጥ ለመስቀል ምናምን እጠቀማለሁ። እንደዚህ እጠቀማለሁ እና ደግሞ ያው በሸክላ የሚሰሩ አሉ የተለያየ ዲዛይን ለምሳሌ ማለት እንደዚህ ቤት ላይ ምናምን ጠረንቤዛ ጋር ምናምን የሚሰቀሉ አሉ እነሱ እነሱም እቃዎችን እጠቀማለሁ።

ጥያቄው የሚለው የስራ ምግባር ታከብራለህ ነው? እኔ የስራ ምግባሮችን አከብራለሁ አሁን ለምሳሌ እኔ መምህር ነኝ እና የመምህርነቴን የመምህርነቴን ሀላፊነት በስነ ምግባራዊ በተሞላበት መንገድ እወጣለሁ ማለት ነው። ለምሳሌ የኔ የስነ ምግባር ተማሪዎችን በስርዓት ማስተማር ክላስ ውስጥ በሰአት መግባት እናም ተማሪዎችን ብቁ ደረጃ ላይ ማድረስ ይሄ የኔ ስነ ምግባር እኔ ስነ ምግባር የምወጣበት ነው። ከዚህም በላይ ተማሪዎች ያልገባቸውን ነገር በማስረዳት እኔ ስነምግባሬን እወጣለሁ ማለትም አሁን እነሱ ልጁ ተማሪዎችን ያልገባቸውን ሲጠይቁኝ ሳል በማለቴ ሳልቋጭ ወይንም ባህሪዬ ሳይቀየር ልጆቹን በደንብ አስተምራለሁ ያልገባቸውን ነገርም እንዲረዱ አደርጋለሁ። ከዚህም በተጨማሪ ልጆቹ በስነምግባር ታንጸው እንዲያድጉ አደርጋቸዋለሁ። ከዚህም በተጨማሪ የተለያዩ የተለያዩ ስነምግባሮችን እወጣለሁ ማለትም ከዚህም ውጭ ውጭም ትላልቅ ሰዎችን አከብራለሁ አቅመ ደካሞችን እረዳለሁ እንዲሁም ሰዎችን በስርዓት አናግራለሁ። ማለት ሰዎችን እንደ ባህሪያቸው ማስተናገድ እነዚህ እነዚህን አደርጋለሁ

ጥያቄው የሚለው የስራ ቦታህ እንዴት ነው? ነው የሚል የኔ ስራ ቦታዬ በጣም ምቹና በጣም አሪፍ ቦታ ነው አሁን እኔ የምኖረው ባህር ዳር ውስጥ ነው እናም የባህር ዳር ግቢ መምህር ነኝ። እናም አካባቢዬ ቦታው የምኖርበት አካባቢ በጣም ሰላማዊ ነው። እናም ያው ግቢ ውስጥም በጣም ሰላም የሰፈነበት ቦታ ነው። ከዚህም በተጨማሪ ሰዎች ጋር አሪፍ ኮሚኒኬትድ። አሪፍ የሆነ ግንኙነት አለኝ ሰዎች ጋር። በአካባቢ ካሉት ሰዎች ጋር ጥሩ ኮሚኒኬሽን አለኝ። ማለትም ግንኙነት ጥሩ ግንኙነት አለኝ። እንዲሁም ከተማሪዎቼ ጋርም ጥሩ ግንኙነት አለኝ። ከዚህም በተጨማሪም ማለት ተማሪዎች ጋር ከአካባቢዬ ጋር እንዲሁም ከጎረቤቶቼ ጋር ጥሩ ግንኙነት አለኝ። እናም ለምኖርበት አካባቢ በጣም ምቹ ነው። ለኑሮ የአየር ንብረቱም በጣም ምቹ ነው። ባህር ዳር እንደምትታወቀው በጣም ለሴት ልጅ በጣም ምቹ የሆነችና ተስማሚ ነች።

ጥያቄው የሚለው በበጋ ወቅት ምን ታደርጋለህ ነው? እኔ በበጋ ወቅት የማደርገው በበጋ ወቅት አብዛኛውን ጊዜ አሁን እኔ መምህር ነኝ በበጋ ወቅት ትምህርት የሚከፈትበት ወራት ነው እናም በበጋ ወራት ከቤተሰቦቼ ከምኖርበት አሁን ምን የምኖረው ዳንግላ ውስጥ ነው። ከዳንግላ ወደ ባህር ዳር እመጣለሁኝ ማለትም ባህር ዳር የማስተምረው እኔ ባህር ዳር ግቢ ውስጥ ነው እናም ተማሪዎችን ለማስተማር በጋ ሲገባ ወደ ባህር ዳር እመጣና ስራዬን እጀምራለሁ ማለት ነው። እንዲሁም በስራዬን በየምንጀምረውም በማስተማር ነው ተማሪዎች ጋር ማለት። የመጀመሪያ አመት በጋ እንደገባ ወደ ባህርዳር መጥቼ ተማሪዎችን ማስተማር እጀምራለሁኝ የመጀመሪያው የበጋቶ የበጋ ወራትም ተማሪዎች ጋር ጥሩ ኮንቨርሴሽን አለኝ ማለትም የምታወውቂያ ጊዜያችን ነው። እናም ከዛ በኋላም ከተዋወቅን በኋላ ትምህርቱን ኦሬዲ ይጀምራል ማለት ነው።

ጥያቄው የሚለው ታሪክ መናገር ትወዳለህ ነው የሚለው? እኔ ታሪክ መናገር እወዳለሁኝ እንደ አሁን እኔ የ እኔ ታሪክ መናገር ለ ማለት አሁን ያለፈው ባለፈው በድሮ ጊዜያቶች ምን እንደተፈጠሩ ለተናናሾች እህቶቼ ለልጆች ምናምን መናገር በጣም የሚያስደስተኛል። ይህንም ነገር ልክ እንደ መዝናኛነት ነው የምጠቀምበት ማለትም ለተናናሾችህ ለህፃናት ምናምን ታሪክ ስነግራቸው በዛ ነገር በጣም እደሰታለሁ። እኔ ብቻ ሳስሆን ሌሎች ሰዎችም ይደሰታሉ እንዲሁም እኔ ታሪክ መስማት ስለምወድ። ለሌሎች ሰዎችም ይ አሁን እኔ ከዚህ ታላላቆቼ አያቶቼ የነገሩኝን ታሪኮች እኔ ደግሞ ከእኔ ከእኔ በታች ላሉት እህቶቼ ህፃናቶች እና ለተለያዩ ሰዎች መናገር እወዳለሁ። እንደዚህ ማድረግ ያስደስተኛል።

ማታ በምን ሰዓት ማታ በምን ሰዓት ትመገባለህ የሚለው ጥያቄው? እኔ የምመገበው አብዛኛውን ጊዜ ማታ አንድ ሰዓት አካባቢ ነው አንድ ሰዓት አካባቢ የምመገበው። ማለት ማታ አካባቢው በጣም ከመሸ ስንበላ ሆዳችንን ስለሚከብደን በቀን ብንበላና ወደ አራት ሰዓት ምናምን አካባቢ ደግሞ ቀለል ያሉ ፍሬሽ ምግቦ ማለት ፍሬሽ ምግቦችን እንደ እንደ ማንጎ እንደ ቡርትካ ምናምን ይሁን ምግቦችም ብንበላ ጥሩ ነው ብዬ አስባለሁ። እንዲሁም ማታ በጊዜ መብላት በጣም ጥቅም አለው ብዬ አስባለሁ ምክንያቱም በጣም ሳይመሽ አሁን ወደ አንድ ሰዓት ምናምን አካባቢ። መብላት አንደኛ ሆዳችንን ሆዳችን ማለት አሁን በጣም ወደ ቀድመን በልተን ስንቀመጥ ሆዳችን እንትን ይላል ማለት ሆዳችን ቀለል ይለን ቀላል ብሎ እንተኛለን ማለት ነው። ግን በጣም ቆይተን የምንበላ ከሆነ ሆዳችን በጣም እንደዚህ ወዲያው እንደበላን ስለምንተኛ ሆዳችን በቃ የሆነ የበላነው ነገር አይፈጭም እና በጊዜ በጊዜ መብላት እኔ አስደስተኛል። ማለትም ወደ አንድ ሰዓት አካባቢ ምናምን ነው ራቴን የምበለው። እንዲሁም ካስፈለገኝ ደግሞ ወደ ሶስት ሰዓት ወደ አራት ሰዓት። ቀለል ያሉ ምግቦችን እበላለሁኝ ማለትም እንደ ቦርትካን ሙዝ ማንጎ ምናምን ነገሮችን ለማዋሃጃነት እንደመዝናኛነት እበላለሁኝ እመገባለሁ ማለት ነው

ጥያቄ የሚለው ዋይፋይ ትጠቀማለህ ነው? እኔ በጣም ዋይፋይ ተጠቃሚ ነኝ ዋይፋይ የተለያየ ማለት ዋይፋይ በጣም ገንዘብ ጠባብ አውቆ ማለት ዋይፋይ ስንጠቀም በአንዴ ተከፍሎ ምናምን ስለሚሆነው ዋይፋይ በጣም ተጠቃሚ ነኝ። ዋይፋይ የተለያዩ በስልኬ የተለያዩ ፊልሞችን አወርድበታለሁ። ቲክቶኮችን ምናምን አይበታለሁ ማለት ቲክቶክ በጣም ዋይፋይ ዋይፋይ ላይ በጣም ተቀምጬ ብዙ ሰዓት ቲክቶክ እያየሁ አሳልፋለሁ። እንዲሁም የተለያዩ ፊልሞችን በ በቪዲዮም ቤተሰቦቼ በቤተሰቦቼ ጋር በዋይፋይ አወራለሁ ከጓደኞቼ ጋርም አወራለሁ ማለት ነው። በስልኬ እንዲሁም ዋይፋይ በጣም ጠቀሜታ አለሁ እኔ አብዛኛው ጊዜ በቃ ዋይፋይ ነው የምጠቀም ከዳታ ይልቅ ዋይፋይ እጠቀማለሁ።

ጥያቄው የሚለው አዲስ አመትን እንዴት ታከብራለህ ነው? እኔ አዲስ አመት የማከብረው ቤተሰቦቼ ጋር በመሆን ቤተሰቦቼ ጋር በመሆን በጣም እየተለያዩ ነገሮችን በማድረግ እየተደሰትን አመት ባሉን እናከብራለን። ማለትም ለምሳሌ የኛ ቤት በሬ ቅርጫ ምናምን ይታረድና ቤቱ ቤት ውስጥ ጠላ ምናምን ይዘጋጃል። ከዛ በኋላ ጎረቤቶቻችን ምናምን እንጠራና አመት ባሉን በጣም ተሰብስበን ደስ በሚል ሁኔታ እናከብራለን ማለት ነው። ከዚህም በተጨማሪ በቴሌቪዥን የተለያዩ ፕሮግራሞች አመት ባል ፕሮግራሞች ስለሚኖሩ እነሱን በመመልከት እኔ እኔ አመት ባሉን አሳልፋለሁ ማለት ነው። እኔ ይሄ ነገርም በጣም ነው የሚያስደስተኝ የተለያዩ ፕሮግራሞች በኢቢኤስ የአመት ባል ፕሮግራም የሚቀርቡ ፕሮግራሞችን በመመልከት ገባ መጫወት እና የተለያዩ ስጦታዎችን በመሰጣጠት በመሰጣጣት አመት ባሉን እናሳልፋለን።

ጥያቄው የሚለው የጠዋት እለታዊ ተግባራችሁ ምንድነው? ነው የሚል የኔ የጠዋት የእለት ተግባሬ ከእንቅልፌ እንደተነሳሁኝ። ፊቴን እታጠባሉ ጥርሴን እቦርሻለሁ ከዛ በኋላ ምንድነው የማደርገው። ቁርሴን ከተመገብኩ በኋላ ወደ ስራዬ እሄዳለሁ። ማለት አሁን እኔ የ የግቢ ውስጥ የዩኒቨርሲቲ መምህር ነኝ። እናም የተግባር የጠዋት ወደ ግቢ በመምጣት ተማሪዎቼን አስተምራለሁ። እናም በጠዋት ማከናወናቸው ነገሮች በጣም ነው የሚያስደስቱኝ። ምክንያቱም ከእንቅልፋችን በቃ በንጹህ አይምሮ ስለምንነሳ በቃ ስራዎችን የተለያዩ ተግባራትን ለማከናወን በአይምሮአችን በጣም ብሩህ ነው የሚሆነው። እናም ጠዋት የማከናውነው የኔን የማከናውነው በቃ እንደ እንዳልኳችሁ ቁርሴን ከበላሁ በኋላ ተማሪዎቹን መጥቼ ወደ ግቢ አስተምራለሁ።

ጥያቄው የሚለው ከስራ ባልደረቦች ጋር ጥሩ ግንኙነት አለህ? ነው የሚለኝ የሚለው እኔ ከባልደረቦቼ ጋር በጣም ጥሩ ግንኙነት አለኝ ማለት በቃ በጣም ኮንቨርሴሽን ጓደኝነት እና በቃ ልክ ዝምድና ያለን ነው የምንመስል የስራ ባልደረቦቼ ጋር በጣም ቀርበታልን። ምክንያቱም በቃ የሆነ ነገር ቢፈጠር ራሱ የሚሸፍኑልህ የሆነ ነገር ሆነ አሁን ስራ ቦታ ብቀር የኔን ስራ የሚሸፍኑልኝ የሆነ ነገር ችግር ቢያጋጥመኝ ቀድሞ የሚደርሱልኝ እነሱ ስለሆኑ ከስራ ባልደረቦቼ ጋር ጥሩ ግንኙነት አለኝ። ከስራ ባልደረቦቼ ጋርም የተለያዩ ነገሮችን አደርጋለሁ ማለትም በቃ የሚያዝናኑ ነገሮችን። ከስራ እንደወጣን ማለትም በትርፍ ጊዜያችን አብረን ብዙ ጊዜያትን እናሳልፋለን እንዝናናለን። እንዲሁም በቃ ልክ የልክ የቤተሰብ አይነት ቅርበት ነው ያለን እና በጣም ደስ የሚል ቅርበት ነው ያለን። ከባል ከባልደረቦቼ ከስራ ባልደረቦቼ ጋር

ጥያቄው የሚለው ቤት ምን ምን የቤት እቃዎችን ትጠቀማለህ ነው? እኔ ቤቴ ውስጥ ብዙ የቤት እቃዎችን እጠቀማለሁ። ማለትም ሶፋ ሶፋ ለመቀመጫነት ምጠቀም ሶፋ ነው። እንዲሁም ቲቪ ይጠቀማለሁ ቲቪ ደግሞ ያው የተለያዩ ፕሮግራሞችን ለማየት ለመዝናናት ፊልሞችን ለማየት ምናምን እጠቀምበታለሁ። ከዚህም በተጨማሪ ጠረጴዛ እጠቀማለሁ ጠረጴዛ ደግሞ የተለያዩ ነገሮችን ለማስቀመጥ ምግብ ለመመገቢያነት እገለግላለሁ። እንዲሁም ከዚህ በተጨማሪ ሳህኖችን ብረድስቶችን ለምግብ ማብሰያነት የምጠቀምባቸው እቃዎችን እቃዎችን። ከዚህም በተጨማሪ የተለያዩ ለምሳሌ እንትን የቡና ማፍያ ጀበናዎችን ስኒዎችን እንደ ቡና ማፍያነት እጠቀማለሁ። ከዚህም በተጨማሪ ቤት ውስጥ አልጋ እጠቀማለሁ። ማለትም አልጋ ለመተኛት እና ሲደክመኝ እረፍት ለማድረግ አልጋ እጠቀማለሁኝ

ጥያቄው የሚለው የስልክ ባትሪ ምን ያህል ይቆያል ነው? እኔ ስልኬ ባትሪ ይቆያል ሁለት ቀን ያህል ይቆያል የስልኬ ባትሪ ሳያልቅ ማለት ነው ማለትም አሁን የኔ ስልክ ሳምሰንግ በመሆኑ ባትሪው አንዴ ከተሞላ በኋላ ለሁለት ቀን ሳያቋርጥ በስርዓት እየተጠቀምኩበት ያገለግለኛል ማለት ነው። ይሄ ማለት ማለት አሁን በ ፊልም አይበታለሁኝ ሰዎች ጋር አወራበታለሁኝ እንዲሁም የተለያዩ ጌሞችን እጫወትበታለሁ እንደዚህ የሆነ ራሱ በቃ እኮ ሁለት ቀን ምናምን ይቆያል በስርዓት ማለት ነው። ይሄም በመሆኑ በጣም ስልኬን እወደዋለሁኝ ማለት በቃ ሁለት ቀን ሙሉ ያለ ማቋረጥ ያስጠቅመኛል። ከዚህም በተጨማሪ የተለያዩ አገልግሎቶችን እጠቀምበታለሁ በቃ ሰዎች ጋር አወራበታለሁ

ጥያቄው የሚለው በገበያ ዋጋ መደራደር ትችላለህ ነው? አወ እኔ በገበያ ውስጥ ዋጋ በደንብ እደራደራለሁ። ማለትም የሆነ ነገር በምገዛበት ጊዜ ያንን ነገር አሁን ነጋዴዎች ምናምን ዋጋ በጣም ጨምረው ስለሚናገሩ ከእነሱ ጋር ዋጋ በደንብ መደራደር ተደራድሬ ነው የሆነ ነገር መግዛት ከፈለኩ የምገዛው ምክንያቱም እንደዛ አድርገህ ካልገዛ በጣም ዋጋው በጣም ሃይ ማለት ከፍተኛ ነው። የሚሆን እናም የተለያዩ እቃዎች በምገዛበት ማለት የተለያዩ ነገሮች ገበያ ውስጥ በምገበያይበት ወቅት ዋጋ በጣም መደራደር እደራደራለሁ ማለትም መደራደር ስላለብኝ ማለት ነው። ምክንያቱም ካልተደራደርኩ በቃ ዋጋው በጣም ስለሚጨምር ያንን የምገዛውን እቃ ዋጋ ለማስቀንስ ከሻጮች ጋር ገበያ ውስጥ በደንብ ተከራክሬ ያንን የምገዛውን ነገር ዋጋ አስቀንሼ መግዛት አለብኝ ማለት ነው።

ጥያቄ የሚለው ወተት ትጠጣለህ? ነው አዎ እኔ ወተት በጣም ነው የምጠጣው። ወተት ከመወዳቸው የሚጠጡ ነገሮች ውስጥ ወጠጥ አንደኛው ነው። ወጠጥ በጣም ለጤናም ጠቃሚ ነገር ነው። ወተት በጣም የምወደው ነገር ነው። ከሚጠጡ ነገሮች ውስጥ አሪፉ ነገር ነው። እናም ወተት ለሰውነታችን ራሱ በጣም ጠቃሚ ነገር ነው የተለያዩ ንጥረ ነገሮች ስላለው ለሰውነታችን ገንቢና ጠንካራ እንድንሆን የሚያደርገን ነገር ነው እናም ሌሎች ሰዎችም ወተት ቢጠጡ ጥሩ ነው ብዬ አስባለሁ። እናም እኔ በወተት በጣም እጠጣለሁ። በቃ በቀኑ ወደ ማታ አካባቢ በቃ በቀን አንዴ ሳልጠጣ ልውልም እና ወተት በቃ አሪፍ ነገር ነው።

ጥያቄው "ሾራብ መስራት ትችላለህ?" ነው። አዎ እኔ ሾራብ መስራት እችላለሁኝ። ሾራብ ከተለያዩ ነገሮች ሊሰራ ይችላል። አሁን ለምሳሌ እኔ ሹራብ የምሰራው ከክር ነው። ከክር የሚሰሩ ሹራቦች በጣም እወዳለሁ እና በክር ማለትም ኪሮስ በመጠቀም ክር እየገዛሁ ሹራብ እሰራለሁ ማለት ነው። እኔ እንደዛ መሆኑም ከሰራሁ በኋላም ለተለያዩ ለገበያ ይህን ነገር አቀርባለሁ ማለት ነው። አብዛኛው ሰዎች ደግሞ ይሄ ሹራብ እየሰሩ ሹራብ እየሰሩ ገበያ ላይ በማውጣት ይሄ ነገር በጣም ማለት መተዳደሪያ የስራም እንደ ስራ መስክነት የሚጠቀሙ ብዙ አብዛኞቹ ሰዎች አሉ እና ሹራብ ከተለያዩ ነገሮች ይሰራሉ እንዳልኳችሁ እናም አንዳንዱ ሌሎች ደግሞ ከጨርቅም ሚሰሩ አሉ ልብስ ስፌት ማለት ነው፤ እና እሱንም እሞክራለሁ ከሊብስ ስፌት ምናምን እየሰራሁ ሹራቦችን እሸጣለሁ ማለት ነው።

ጥያቄው የሚለው የስራ ልብስ ትለብሳለህ ነው የሚለው? አዎ እኔ የስራ ልብስ እለብሳለው። የስራ ልብስም ግድም አብዛኛው ስራዎች የስራ ልብስ ግድ መልበስ አለብህ አንዳንዶቹ እንደውም መልበስ ማይኖርብህ የስራ አይነቶች አሉ። ግን አሁን እኔ የስራ ልብስ እለብሳለው ምክንያቱም የስራ ልብስ መልበስ አንዱ የ የስራ ስነ ምግባሮችን ከማክበር ውስጥ አንዱ ነው ብዬ አስባለው እንዲሁም የስራ ልብስ በምንለብስበት ጊዜ እራሱ የምንሰራውን ስራ በልብሳችን ራሱ ማወቅ ይቻላል። ማለት የምሰራው ስራ ራሱ አለባበሳችን ይገምተዋል ማለት ነው። ስለዚህ የ የስራ ልብስ ብንለብስ ጥሩ ነው ብዬ አስባለሁ። የስራ ልብስ መልበስ አሪፍ ነው። እኔ የስራ ስራ በምሆንበት ግዜ የስራ ልብስ እለብሳለሁ ማለት ነው።

ጥያቄው ሚለው ሳህኖችን መታጠብ ትወዳለህ ነው? አዎ እኔ ሳህኖችን ማጠብ እወዳለሁ ሴት እንደመሆኔ መጠን አብዛኛውን ጊዜ ቤት ውስጥ የሚገኙ ሳህኖችን ምግብ ከተበላ በኋላ ማጥበው እኔ ነኝ ይህንን ማድረጌም በጣም ያስደስተኛል ምክንያቱም የሳህኖችን በንጽህና መያዝ አስፈላጊ ነው ብዬ አስባለሁ። አሁን ለምሳሌ ቁርስ ከተበላ በኋላ። አጥባለሁ እና ምሳ ከተበላ በኋላ አጥባለሁ እንዲሁም እራት ከበላው በኋላ ሳህኖችን አጥባለሁ። ሳህኖችን ማጠብ አስፈላጊ ነው ብዬ አስባለሁ። ምክንያቱም ምግብ ከተበላ በኋላ። መታጠብ አለባቸው ካልታጠበ እንዴት አሁን ካልታጠቡ ደግሞ ባልታጠበ ሳህን ምንመገብ ከሆነ ለተለያዩ በሽታዎች እንጋላጣለን። ስለዚህ ሳህኖችን ማጠብ አለብን። እኔ ሳህኖችን ካጠብኩ በኋላ ነው ምግብ የምበላው ማለት ነው። ማለት እቃ የታጠበ ሳህን መሆን አለበት። ካጠብኩ በኋላ ማለት ነው። ስለዚህ ሁሌ ምግብ በልቼ ከጨረስኩ በኋላ ሳህኖችን አጥባለሁ ማለት ነው

ትያከው ሚለው በምን ሰዓት ትነሳለክ ነው? ሚለው እኔ የምነሳው ከ እ ከእንቅልፈ ምነሳው ከጠዋቱ አንድ ሰዓት ነው። ቀደም ብየ በጠዋት መነሳት ያስደስተኛል። ከተነሳው በኋላም በት ዉስ የሚሰሩ ስራዎችህን እሰራለው። የተለያዩ ስራዎችን እሰራለው። ለምሳሌ ፊቴን ከታጠብኩ በኋላ አልጋየን ምናምን አነጣጥፍ እና በቶችቹን ካጸዳው በኋላ በቶቹን ካስተዳው በኋላ በቃ ቁርሰን ቁርስ ሰራና ቁርስ እመገባለው እናም በቃ በታም ሚያስደስተኝ ጠዋት መነሳት ነው። ጠዋት ተነስቼ በቃ ሁሉንም የሆነ ነገር የሚሰራ ስራ ካለ እራሱ በጠዋት ስራዎችህን መጨራረስ በጣም ያስደስተኛል። በጠዋት መነሳት በጣም ደስ የሚል ነገር ነው። ምክኛቱም በጠዋት ተነስተን የሆኑ አምሮአችን እራሱ ብሩህ የሚሆነው በጠዋት ስንነሳ ነው። በጠዋት ተነስተን የሚሰሩ ስራዎችን የሚሰሩ ስራዎች ካሉን እራሱ በጠዋት ተነስተን ስራዎቻችንን ብንሰራ ቀደም ብለን ማለት ነው። ወደ አንድ ሰዓት አከባቢ አሪፍ ነው እላለው። እናም እኔ መነሳት የምወደው በጠዋት ነው። ጠዋት አከባቢ ማለት ነው። ከጠዋቱ አንድ ሰዓት

ጥያቄው ሚለው የትኛውም በዓል ትወዳለህ ነው? እኔ ምወደው የበአል አይነት የዘመን መለወጫ ወይንም እንቁጣጣሽ ነው የዘመን መለወጫን ወይንም እንቁጣጣሽን የምወድበት ምክንያት የመጀመ ያአመቱ መጀመሪያ በመሆኑ የተነሳ በጣም ደስ የሚል ነገር ነው የሁሉ ነገር መጀመሪያ እንደሆነ ነው ማስበው። ምክንያቱም የአመቱ የመጀመሪያ በዓል ማለት እሱ ስለሆነ ማለት ነው። እንቁጣጣሽ ወይንም የዘመን መለወጫ እናም በቃ ልክ ሁሉ ነገር የሆነ አዲስ ተስፋ ብሩህ ነገር የሚገኝበት ነገር ነው ብሎ ስል ብዬ ስለማስብ። በጣም የምወደው እንቆጣጣሽ ወይንም የበአል የበአል ዘመን መለወጫን እንቆጣጣሽ ነው። እናም በዛ በዓል ጊዜ በቃ የተለያዩ ስጦታዎችን ከቤተሰቦቼ ስለማገኝ ያንን በዓል በጣም እወደዋለሁ። እንዲሁም አሁን ለምሳሌ የሆነ አዲስ ነገር ወይንም ወደ ስራ ለመግባት ወይንም አዳግ ወደ አዲስ ነገር የሆነ በህይወታችን ውስጥ አዲስ የመጀመሪያ ጊዜ ነው ብዬ አስባለሁኝ። እናም የዘመን መለወጫ በጣም እኔን ብቻ ሳልሆን ሌሎች ሰዎችም አብዛኛው ሰዎች በጣም ሚወዱት የበአል የበአል አይነት ነው

ጥያቄ የሚለው የስራ ጊዜዎ እንዴት ነው የስራ ጊዜ በጣም ጥሩ ነው? እኔ ስራን በአግባቡ መስራት እወዳለሁ ማለትም የተሰጠኝን ያለኝን የተሰጠኝን ስራ በአግባቡ በመስራት ጊዜ በመከፋፈል ማለትም የስራ የምሰራበት ጊዜ የእረፍት ጊዜ እናም ስራውን በደንብ ጠንቅቄ መስራት ያስደስተኛል። በቃ በአሪፍ ሁኔታ ስራዎችን መሰራት አለባቸው ሰክሰስፉል በሆነ መንገድ ማለት ሁሉም ጊዜ ሁሉንም ስራ በምንሰራበት ጊዜ የየራሱ የሆነ በቃ የምንሰራበት ጊዜ መመደብ አለብን። ሁሉንም ጊዜ ሁሉንም ሰዓት በስራ ላይ ማሳለፍ ሳይሆን የእረፍት ጊዜ ያስፈልገናል። በስራውም ስኬታማ እንድንሆን ስራውን በአግባቡ ማለትም የስራ ጊዜ የእረፍት ጊዜ ብለን ከፋፍ ላይ መስራት ያለብን ከዚህ እስከዚህ ሰዓት ነው። ብዬ እመድብና ያንን ስራ እሰራለሁ ምክንያቱም እንደዛ በሚሆንበት ጊዜ ነው ሰክሰስፉል ስለመሆን ማለት ነው። የኔ የስራ ልምዴ እንደዛ ነው። ምክንያቱም ሙሉ ስራዬን እዛ ጋር ቀኑን ሙሉ ሙሉ ስራ ጋር ምዉል ከሆነ የእረፍት ጊዜ ከሌለኝ። በጣም እዳከምና የሆነ ስህተት ምናምን ስለምሰራ የስራ የስራ የስራ ጊዜዬን ከፋፍዬ ነው የምጠቀመው።

ጥያቄው የሚለው የምትወደው መክሰስ ምንድነው? ነው የሚለው እኔ የምወደው መክሰስ ቀለል ያለ መክሰስ መብላት ያስደስተኛል። ለምሳሌ መክሰስ ማለት ቀለል ያለ ነገር ስንበላ ደስ ይላል ማለትም ቀለል ያለ ነገር ማለት ለምሳሌ እንደ ዳቦ እንደ መኮረኒ እንደ ፓስታ እንዲሁም ቀለል ያሉ ነገሮችን መብላት ያስደስተኛል። ይሄንንም የምበላው ማለት የሆዴን እንዳይከብደኝ ስለምፈልግ ቀለል ያሉ ምግቦችን ነው የምበላው። እንዲሁም የሆነ ስናክ ነገሮች ጣፋጭ ነገሮችን እንደ ኩኪስ እንደ ዳቦ ቆሎ እንደ ፋንዲሻ የሆኑ ነገሮችን መብላት አሪፍ ነው። እኔ የምበላው አብዛኛውን ጊዜ እንደዛ የሆኑ ምግቦችን ነው።

ጥያቄው የሚለው ምን አይነት ልብስ ትወዳለህ? ነው እኔ የምወደው የልብስ አይነት ከታች ሱሪ እና ከላይ ቶፕን መልበስ እወዳለሁኝ እንዲሁም ቀለል ያሉ ማለት የማይከብዱ ለመልበስ እንትን ያላሉ ሳሳ ያሉ ልብሶችን መልበስ ያስደስተኛል። ይሄም ይሄንም ይሄንን ነገር የምመርጥበት ምክንያቱም አንደኛ እንደፈለኩ ወር ለመንቀሳቀስ ስለማያሽ ስለማያስቸግረኝ ሱሪ መልበስ በጣም እወዳለሁ። ማለት እንደፈለኩ መጓዝ መሮጥ መጫወት ምናምን ስለ ስለምፈልግ እና እንደዛ የሆነ ለመዝናናት ምቹ ስለሚሆን እና እንደፈለኩ ለመሆን ሱሪ ስለሚመቸኝ ሱሪ እለብሳለሁ። እንዲሁም ከላይ ደግሞ ቀለል ያሉ ማለት እንደዚህ ቀለል ያሉ ወፍራም ያልሆኑ ቲሸርቶችን አዘወትራለሁ። ምክንያቱም አሁን በጋ አካባቢም በጣም ሙቀት ስለሚሆን ቀለል ያሉ ልብሶችን ሙቀቱ በጣም ሰውነታችንን እንዳያልበን ቀለል ያሉ ልብሶችን መልበስ ያስደስተኛል። ሙቀቱ በጣም እንዳይሞቀንም ማለት ነው

ጥያቄው የሚለው ከልጅነትህ የምትዘክረው ነገር አለ የምትዘክረው ነገር አለ ነው የሚል? አው እኔ የተለያዩ ነገሮችን መዘከር መዘከር ወዳለው ለምሳሌ የሆነ ማለት በቃ ለተቸገሩት ሰዎች ወይ ምናምን አቅመ ደካማዎች ምናምን ለሆኑት ለሆኑ ሰዎች ወይንም ናቸው ብዬ ለማስባቸው ሰዎች ያለኝን ነገር ከእኔ የሚተርፍ ነገር ካለ ለእነሱ እንደ ድጋፍ መስጠት ያስደስተኛል። ይህንን በማድረጌ በጣም ደስተኛ ነኝ። እናም እንደዚህ አይነት ነገሮችን ማድረግም ያስደስታል። እንዲሁም ከእኔ አሁን ለምሳሌ እኔ የምለብስ እኔ የማደርጋቸው ነገሮች አሁን በልጅነቴ ያው ቶሎ ቶሎ እያደግን ስለምንሄድ ያው ለኔ ሊሆኑኝ የማይችሉትን ነገሮች እኔ ማለት እኔ የተጠቀምኩባቸውን ነገሮችን ለሌሎች ሰዎች መስጠት ያስደስተኛል።

አሁን በቀን ስንት ሰዓት ስልክ ትጠቀማለህ? ይላል እኔ አብዛኛውን ጊዜን ስልክ ላይ ነው የማሳልፈው ቢያንስ ወደ ስድስት ወደ ሰባት ሰዓት ላይ። ስድስት ሰባት ሰዓት ያህል ስልኬን ይዤ ስልክ እየተጠቀምኩ ጊዜዬን አሳልፋለሁ ማለት ነው። ማለት በቃ ስልኬን በህይወቴ ውስጥ በጣም መሰራዊታዊ ነገር ስለሆነ። እኔ ስልክ በጣም ብዙ ጊዜን የማጠፋው ጊዜን የማጠፋው ስልክ በመያዝ ነው። የተለያዩ ተግባራትንም በስልኬ አከናውናለሁ። የተለያዩ ስራዎችን በስልኬ እሰራለሁ ቲክቶኮችን አያለሁ ፊልሞችን አያለሁ ከዚህም በተጨማሪም አስፈላጊ የሆኑ ነገሮችን በሙሉ በስልኬ አደርጋለሁ ማለት ነው። እንዲሁም የተለያዩ ነገሮችን ለምሳሌ የሆነ ነገር ራሱ ማለት እኔ ከሩቅ ቦታ ሆኜ የሆኑ ነገሮችን ሰው እንዲያመጣልኝ ከፈለኩ በስልኬ ደውዬ አዝዛለው ማለት ነው። ወይንም በቃ በስልኬ ሁሉንም አብዛኛውን ስራ የምሰራው በስልኬ ስለሆነ። አብዛኛውን ጊዜ በቃ ስልኬ ላይ ሰባት ስምንት ሰዓት በቃ ስልክ ይዤ ስልክ በስልክ በመጠቀም ያንን ጊዜዬን አጠፋለሁ ማለት ነው። እና ስልክ በጣም ለኔ ወሳኝ ጊዜ ነው። አብዛኛው ጊዜ በስልክ ነው የማጠፋው በቃ ሰባት ስምንት ሰዓት ያህል ስልክ በመጠቀም አጠፋለሁ ማለት ነው

ሰዎችን በአይን ትመለከታለህ ነው ሚለው እኔ ሰዎችን በአይኔ እመለከታለው ማለትም ሰዎችን በማየት ብቻ ምን አይነት ሰዎች እንደሆኑ ማወቅ ስለ ቢከብድም ግን ቢያንስ የሆነን ያህል ምን አይነት ሰዎች እንደሆኑ ማወቅ እንችላለን ማለት ነው። ማለትም ሰዎች ምን አይነት ገጽታቸውን አለባበሳቸውን ሁኔታቸውን በመመልከት በአይን ብቻ እነዛ ሰዎች ምን አይነት ሰዎች ሊሆኑ እንደሚችሉ መገመትና ማወቅ እንችላለን። እንዲሁም ሰዎችን በአይናችን በአይን ብቻ በመተያየትም ሰዎች ጋር መግባባት ስለሚችል እኔ ሰዎችን በአይኔ በማየት ወይንም በማየት በቃ ሰዎች ጋር እግባባለሁ ማለት ነው። በአይን በመተያየት በአይን በመጠቃቀስ ምናምን ከሰዎች ጋር ኮሚኒኬት በአብዛኛው ጊዜ ኮሚኒኬሽን በአይኔ ከሰዎች ጋር አደርጋለሁ ማለት ነው

ምን ያህል ጊዜ መጽሐፍ ታነባለህ ነው የሚለው? እኔ አብዛኛውን ጊዜ መጽሐፍ ማንበብ ያስደስተኛል አንደኛ ለመዝናኛነት የተለያዩ ፊክሽኖችን አብዛኛውን ጊዜ አነባለሁ ከዚህም በተጨማሪ ለተለያየ ለስራ ምናምን የሚጠቅሙ መጽሐፍቶችን ማንበብ እፈልጋለሁ እንዲሁም የተለያዩ ስራዎችን ለመወዳደር የተለያዩ አይነት የመጽሐፍ አይነቶችም ለስራ የሚያገለግሉ ስራ ለመወዳደር የሚያገልግ ብሎ የተለያዩ መጽሐፍቶችን ማንበብ ያስደስተኛል። ከዚህም በተጨማሪም የተለያዩ ያለፉት ያለፈ ታሪክ ያለፉ መጽሐፍቶችን ማለት የድሮ መጽሐፍቶችን የድሮ የታሪክ መጽሐፎችን ማንበብ ያስደስተኛል። እነሱን በማንበብም ያለፉ ህይወት የህይወት ባለፈው ያለፉ ሰዎች በህይወታችን ያለፉ ሰዎች ምን አይነት ህይወት እንዳሳለፉ ያንን ነገር በማንበብ መረዳት ያስደስተኛል። ከዚህም በተጨማሪም መጽሐፍ አንብቤ ለሰዎች ታሪክ መተረክ በጣም ያስደስተኛል።

የምትወደው ስፖርት ምንድነው? ነው የሚለው እኔ የምወደው ስፖርት የስፖርት አይነት ሩጫ ነው። ሩጫ በተለያዩ በቲቪ ማየት የሩጫ ፕሮግራሞችን ያስደስተኛል። እኔ ራሱ መሮጥ በጣም ያስደስተኛል። ከስፖርት አይነቶች ውስጥ ሩጫ በጣም እወዳለሁ ለራሴ ራሱ ለአካል ብቃት እንቅስቃሴ ራሱ በጣም ጠቃሚ ስለሆነ። ሩጫ ጠዋት እየተነሳሁ እሮጣለሁ ከዛም በላይ የሩጫ አድናቂ ነኝ። ካሉት ስፖርቶች ውስጥም ሩጫ እወዳለሁ። ከዚህ በተጨማሪ ኳስም ማየት ያስደስተኛል ኳስ የተለያዩ የክለብ ደጋፊዎች የክለብ ክለቦችን በመደገፍ አስመለከታለሁኝ ያም ነገር በጣም ያስደስተኛል። ከዚህ በተጨማሪ ቦሊ ቦሌ የቦሊ ቦል ቦሊ ቦል ኳስ አይነትም መመልከት ያስደስተኛል።

እኔ የምጠቀመው የስልክ አይነት የስልክ አይነት ሳምሰንግ ነው የምጠቀመው ሳምሰንግ ኤ ዜሮ አምስት ተጠቃሚ ነኝ። ሳምሰንግ ስልኮች በጣም ፈጣን ስለሆኑ ሳምሰንግ የሳምሰንግ ስልኮች ለኔ የተመራጭ ናቸው። ካሜራቸውም በጣም ጥራት ያለው ስለሆነ ቻርጀራቸው ራሱ በጣም ኳሊቲ አለው ማለት ሁለት ሶስት ቀን በስርዓት አንዴ ከተሞላ ቻርጀራቸው ራሱ ቶሎ ስለማያልቅ እናም ለተለያየ ነገር በቃ ጥራት ያለው ስለሆነ በሳምሰንግ ስልክ ለኔ ተመራጭ ነው። የምጠቀመውም ሳምሰንግ ስልክ ነው። እናም ሌሎች ሰዎችም ሳምሰንግ ስልክ ቢጠቀሙ ተመራጭ ነው ብዬ አስባለሁ። ምክንያቱም ሳምሰንግ ስልክ በቃ ከሌሎች ስልኮች የተሻለ ነው። ማለት በኳሊቲም ቢሆን ኳሊቲያቸውም ቢሆን ቻርጀራቸው ካሜራቸውም ቢሆንና የተለያዩ እንትናቸው ዳታ ፍጥነታቸው ራሱ ከሌሎች የስልክ አይነቶች የተሻለ ስለሆነ እኔ የሳምሰንግ ስልክ ተጠቃሚ ነኝ።

የወተት ተዋጾ ትወዳለህ ነው? እኔ የወተት ተዋጾ በጣም ነው የምወደው ከወተት ተዋጽኦዎች ውስጥ አይብ አይብ እርጎ መጣጣ ቅቤ እነዚህን ነገሮች በሙሉ እወዳለሁ። እናም እነዚህ ነገሮችም ለጤናችን በጣም ተስማሚ ነገሮች ናቸው። እናም ይሄን ነገር በመጠቀም የወተት ተዋጾዎችን በመጠቀም ለሰውነታችን ጤናና ለራሳችንም የምንወደውን ነገር መጠቀም ደስ ይለኛል ማለት ይሄን ነገር በመጠቀሜ ደስተኛ ነኝ። እንዲሁም ለጤናችን ራሱ በጣም ጠቃሚ ነገሮች ናቸው። እናም በቀላሉ ገበያ ላይም ማግኘት የምንችላቸው ነገሮች ስለሆኑ የወተት ተዋጾዎችን የመጠቀም በጣም አስደሳች ነገር ነው። እናም እነዚህን ነገሮች የወተት ተዋጾዎችን በደንብ ተጠቃሚ ነኝ።

ጥያቄው የሚለው ስንት ብርድ ልብስ ትጠቀማለህ ነው? እኔ ብርድ ልብስ የምጠቀመው አንድ ብርድ ልብስ ነው ምክንያቱም አሁን እኔ የምኖረው ባህር ዳር ውስጥ ስለሆነ ባህር ዳርም በጣም ሞቃት ከተማ በመሆኑም የተነሳ አየሩ በጣም ስለሚሞቅ በጣም ብርድ ልብስ አያስፈልግም ማለት በጣም ይሞቃል ማለት ነው። ስለዚህ እኔ ያን ያህል ብርድ ልብስ በጣም አልጠቀምም አንድ ብርድ ልብስ ነው የምጠቀመው። በጣም ሙቀት ስላለ ማታ በጣም ስለሚሞቅ አየሩ ያንን በጣም ብዙ ብርድ ልብስ መጠቀም አያስፈልግም ማለት ነው። ብርድ ልብስ ራሱ ላያስፈልግ ይችላል። በጣም ሙቀት በሚሆንበት ጊዜ ያን ያህል ብዙ ብርድ ልብስ ስለማያስፈልግ ሙቀት ስለሆነ እኔ የምጠቀመው አንድ ብርድ ልብስ ነው።

የትኛውን የቀኑን ሰዓት ትወዳለህ? ነው የሚል እኔ የምወደው ከቀኑን ሰዓት ውስጥ የጧት ሁለት ሰዓት ነው። ምክንያቱም በቃ ጧት ከእንቅልፌ ስነሳ በጣም ማለት አይምሮዬ በቃ ፍሪ ሆኖ ስለሚነሳ የተለያዩ ነገሮችን መስራት የሚያስደስተኝ ሰዓት ሁለት ሰዓት ምናምን ስለም ከሆነ ጠዋት አካባቢ ሁለት ሰዓት ስለሆነ ያንን ነገር በጣም እወደዋለሁ ማለት ነው። ምክንያቱም አብዛኞቹን ስራዎችን ለመስራት ራሱ በቃ አይምሮዬ ፍሪ ሆኖ ያንን ስራ ለመስራት በጣም ስራዎችን ለመስራት የተለያዩ ነገሮችን ለማድረግ እና በጣም በቃ ደስተኛ ለሚያደርገኝ የስራ የሰዓት አይነት ሁለት ሰዓት አካባቢ ነው። ከቀናቱ ከቀኑ ሰዓት ውስጥ ማለት ነው።

መዋቢያ ትጠቀማለህ? እኔ መዋቢያ መጠቀም ያስደስተኛል ሴትም እንደ መሆኔ መጠንም የተለያዩ የመዋቢያ ምርቶችን እጠቀማለሁ የተለያዩ ሜካፖችንም እጠቀማለሁ ማለት ነው። የመዋቢያ መዋቢያ ወይምን የመዋቢያ ምርቶች በጣም ዉብ ሁነን እንድንወጣ ስለ ሚያስቺሉን የመዋቢያ መጠቀምም አስፈላጊ ነው ብዬ አስባለሁኝ። እንዲሁም በጣም ደስ የሚል ነገር ነው የመዋቢያ ምርቱ የመዋቢያ ነገሮችን ስንጠቀም ማለትም የመዋቢያ ምርቶችን ስንጠቀም ዉበታችን እንዲጎላ ስለ ሚያደርግ የመዋቢያ ምርቶችን መጠቀም በጣም ያስደስተኛል። እና አብዛኛውን ጊዜ ወደ ተለያዩ ቦታዎች ስወጣ የመዋቢያ ምርቶችን እጠቀማለሁ የተለያዩ ቻፒስቲኮች ኩሎችን የ አይን ላይነሮችንም መጠቀም ያስደስተኛል። ከዚህም በተጨማሪ የተለያዩ የመዋቢያ የመዋብ መዋቢያዎችን መጠቀም ያስደስተኛል። ይዬ ማለት በጣም ዉብ ሁነን ሰዎች በሰዎች በጣም አይተው እኛን እንዲያደንቁ በጣም ስለ ስለሚያስቺል መዋቢያ መጠቀም በጣም ያስደስተኛል።

ግጭቶችን ማስተካከል ትችላለህ ነው? የሚለው ግጭቶችን ማስተካከል አዎ እችላለሁ ምክንያቱም ግጭቶችን ማስተካከል በጣም ጥሩ ነገር ነው። ብዬ ስለማስብ የሆኑ ሰዎች ጋር ራሱ ግጭት በሚያጋጥመኝ ጊዜ ያንን ነገሮችን በማብረድ እና ሁለታችንን ሊያስማማ የሚችል ሀሳብ በ በማምጣት ግጭቶችን ማብረድ። አበርዳለሁ። ከዚህም በተጨማሪም ሌሎች ሰዎች ራሱ የሆነ ግጭት ውስጥ በሚገቡበት ጊዜ። ሁለቱም ሁለቱም የግጭት ያጋጠማቸው ወገኖች በሁለቱም ወገን ማለት አድሎ ሳላደርግ የትኛው በቃ ሁለቶችንም ሊያስማማ የሚችል ሀሳብ በማምጣት ግጭቱን ማብረድ። በማብረድ ግጭቶችን አስተካክላለሁ ማለት ነው። ይሄን ማድረጌም በጣም ጥሩ ነገር ነው። ምክንያቱም ግጭት ለማንም አይጠቅመውም ምክንያቱም ግጭት በሁለቱም አካል የሆነ ውስጥ ላይ በቃ ቂም መየያዝ ነው። ያ ነገር ደግሞ ሁለቱም ሰው ነው እንጂ የሚጎዳው ማለት ሌሎች ሰዎችን በቂሙ በውስጣቸው የያዙት ሰዎች ይጎዳሉ። እርስ በእርሳቸው እንጂ ምን የሚጠቅመን ነገር ስለሌለ የሆነ ግጭት በሚፈጠርበት ጊዜ። በቃ ያንን ግጭት ለመፍታት የተለያዩ ነገሮችን በቃ ሁለቱም ለሁለቱም ወይንም ከዛ በላይ የሆኑ ሰዎች ሊስማሙበት ግጭቱ የተፈጠረበትን መንስኤ በመመርመር ሊያስማማ የሚችል ሀሳብ በማምጣት ያንን ግጭት ለማብረድ እሞክራለሁ። ማለት ነው።

ቀዝቃዛ የአየር ሁኔታ ትወዳለህ ነው የሚለው? እኔ ቀዝቃዛ የአየር ሁኔታ አልወድም። ሞቃታማ የአየር ሁኔታ ነው የምወደው። ምክንያቱም ቀዝቃዛ የአየር ሁኔታ ለጤናችንም ተስማሚ አይደለም ለምሳሌ በጣም አየሩ ቀዝቃዛ በሚሆንበት ጊዜ የተለያዩ በሽታ ይይዘናል ማለትም እንደ ጉንፋን እንደ ሳይነስና እና ሌሎች እንደዚህ የተስቦ በሽታዎችንም ይይዙናል ማለት ነው። በዚህ ምክንያት አየሩ ከሚቀዘቅዝ ይልቅ ሞቃታማ ሲሆን ይመቸኛል። ሞቃታማ የአየር ሁኔታ ነው እንጂ ቀዝቃዛ የአየር ሁኔታ ብዙም አይመቸኝም። በጣም ቀዝቃዛ እየሩ በሚሆንበት ጊዜ ጉንፋን ስለሚይዘኝ እናም የተለያዩ በሽታዎች ስለሚይዘኝ በቃ በጣም ብዙ ጥንቃቄ ማድረግ አለብን። ማድረግ ስላለብኝ የቀዝቃዛ አየር ሁኔታ አልወድም። እናም የተለያዩ ቀዝቃዛ በሚሆንበት ጊዜ በጣም ብዙ ልብሶችን መልበስ አለብኝ ብዙ ወፍራም ልብሶችን መልበስ አለብኝ ከዛ በላይ ቤት መውጣት ራሱ በጣም። ቤት በምንወጣበት ጊዜ ውጪው በጣም ቀዝቃዛ ስለሚሆን ውጪ ለመውጣት ምናምን ስለማይመች አብዛኛውን ጊዜም ቤት ማሳለፍ። ስላለብንና ብዙ ስራዎችን ለመስራት አዳጋች ስለሚሆን ቀዝቃዛ አየር ሁኔታ ቀዝቃዛ አየር ሁኔታ አልወድም

ስራህ አድካሚ ነው? ነው የሚለው እኔ የምሰራው የስራ አይነት አዎ አድካሚ ነው። ምክንያቱም እኔ የምሰራው መስተንግዶ ውስጥ ነው ሆቴል ውስጥ መስተንግዶ ነው የምሰራው እናም ይሄ ስራ አድካሚ ስራ ነው። ምክንያቱም የተለያዩ ከስተመሮች ደምበኞች በሚመጡበት ግዜ እነሱን በደንብ ማስተናገድ አለብኝ እናም የደንበኞችን ፍላጎት ለሟሟላት ደፋ ቀና ስንል ነው የምንውለው ምንም አይነት እረፍ ስለሌለ በጣም ስራው አድካሚ ነው። ጠዋት ጠዋት ከገባሁ በኋላ ጠዋት እገባለው ሁለት ሰዓት ላይ የምወጣው ደግሞ ማታ አንድ ሰዓት ላይ ነው እና ይሄ ስራ በጣም አድካሚ ነው። ቀኑን ሙሉ ስሰራ ነው የምውለው እናም በቃ የደምበኞች እያንዳንዱን የሚፈልጉትን ነገር የነሱን የነሱን ፍላጎት ለማሟላት በቃ የተለያዩ የሚያዙኝ የሚያዙኝን ነገሮች ስሰራ ነው የምውለው። የተለያዩ መጠጦችን ምግቦችን ማድረስ መስራት እናም የሆነ በጣም በቃየሆነ ወዲና ወዲያ እኔ የምሰራበት ሆቴል ውስጥ በጣም ብዙ ደምበኞች ስላሉ እነዛን ሁሉ ደምበኞች ሳስተናግድ ነው የምውለው።

ምን አይነት ጫማ ትወዳለህ ነው? የሚለው እኔ የምወደው ጫማ ክፍት ነጠላ ጫማ ነው። አብዛኛውን ጊዜ መልበስ የሚያስደስተኝ ምክንያቱም እኔ የምኖርበት ቦታ ማለት ሞቃታማ በመሆኑ ምክንያት ሽፍን ጫማ በምንለብስበት ጊዜ በጣም ስለሚሞቀኝ እኔ አብዛኛውን ጊዜ ማዘወር ትረውና የምወደው ክፍት ጫማ ነው። ክፍት ማለት እንደዚህ ክፍት ነጠላ ጫማ ማለት ነው። ክፍት ነጠላ ጫማ ያው ግሬን እንዳይሞቀኝና እንደፈለኩ ማለት እንደፈለኩህ ንፋስ ግሬን እንዲገባኝ ስለሚያደርግልኝ ክፍት ነጠላ ጫማ መልበስ በጣም ያስደስተኛል። እናም ያው ሙቀታማ አካባቢ ላሉ ሰዎችም ያው ክፍት ክፍት ነጠላ ጫማ ይመከራል። እናም በዛ ምክንያቱም ያው ለማውለቅም ስለማይከብድ። በቃ ለማውለቅም ለመልበስም እንዲሁም ያንን ነገር ለማጽዳት ራሱ ስለማይከብድ ከክፍት ነጠላ ጫማ ማድረግ በጣም ያስደስተኛል ማለት ነው።

ምን አይነት ሳሙና ትጠቀማለህ ነው? የሚለው እኔ የምጠቀመው የሳሙና አይነት ዱሩ ነው። ዱሩ ሳሙና በጣም ተስማሚ ለኔ ለሰውነቴ የሚስማማኝ ለፀጉሬም የሚስማማኝ የ የሳሙና አይነት ዱሩ ነው። ምክንያቱም የተለያየ ለቡገር ቡገር ፊቴ ጋር ያለብኝን ቡገር ዱሩ ሳሙና ስለሚያጠፋልኝ። እንዲሁም ሽታው በጣም ማራኪ በመሆኑ የተነሳ ለተለያየ ለሰውነቴ ሰውነቴን ለማጽዳትም እንዲሁም ፀጉሬን ለመታጠብ እና ሰውነቴን እንትን ለመታጠብ አብዛኛውን ጊዜ የምትጠቀመው ዱሩ ሳሙና ነው። ምክንያቱም ዱሩ ሳሙና በቃ የተሰራበት ራሱ ከተለያዩ ንጥረ ነገሮች ለሰውነት ተስማሚ ከሆኑ ንጥረ ነገሮች ከመሆኑ የተነሳ በጣም በጣም በቃ ለሰውነቴ ስለሚስማማኝ እሱን ነው የምጠቀመው። አብዛኛው ሰዎችም የሚጠቀሙት የሳሙና አይነት ነው። እናም ለፊት ቡግርም ቡግር ምናምን ስለሚያስለቅቅ ሰዎች ለኔ የምጠቀመው የሳሙና አይነት እሱ ነው ማለት ነው

ቡና መፍጨት ታውቃለህ ነው? አዎ ቡና መፍጨት አውቃለሁ። አብዛኛውን ጊዜም ቡና በማሽን ነው የምፈጪው። ምክንያቱም ቡና ቡና ቆልቶ ለመፍጨት በጣም ማለት ለመውቀጥ በእጅ ለመውቀጥ በጣም ስለሚያደክም። አሁን በአሁን ጊዜ በማሽን ነው ቡና የምፈጨው እኔ ቤት ውስጥ በማፍን ቡና ፈጫለሁ። እንዲሁም እኔ ብዙ ጊዜ ቡና ተጠቃሚ ስለሆንኩ በየቀኑ በእጄ ለመውቀጥ ስለማይመቸኝ እኔ ቡና የምፈጨው በማሽን ነው። እናም ቡና በማሽን መፍጨት በጣም ያስደስተኛል ምክንያቱም በእጄ በምወቅጥበት ጊዜ በእጄ እጆቼ ስለሚላላጡ። በማሽን ግን በቀላሉ በቴክኖሎጂ ቴክኖሎጂ ባመጣው መሳሪያ መፍጨት ስለሚቻል እኔ ቡና የምፈጨው በኤሌክትሪክ ነው። እናም በኤሌክትሪክ ቡና እየፈጨሁ እጠቀማለሁ ማለት ነው

በአካባቢው ድልድይ አለ ነው ሚለው አወ እኔ በምኖርበት አካባቢ ድልድይ አለ ማለትም ትልቅ ድልድይ ነው ያለው። ወንዙ የወንዝ መተላለፊያ ማለት ወንዙ በአብዛኛው ጊዜ በክረምት ወራት ስለሚሞላ ለመሸጋገሪያነት እንጠቀምበታለን። እንዲሁም በጣም ድልድዩ በጣም አስፈ ማለት አስፈላጊ ነገር ነው ብዬ ነው የማስብ። ምክንያቱም ድልድዬ ከሌለ አሁን እንደዚህ ወንዞችን ምናምን ለመሻገር ሰዎች በሚሞክሩበት ጊዜ። በክረምት ወራት ውሃ ሞልቶ ለ በጎርፍ ምናምን ሊወሰዱ ስለሚችሉ። በአካባቢው ወንዝ በአካባቢው አብዛኛው ሰው ወንዝ ካለ ድልድይ ቢኖር አስፈላጊ ነው ብዬ አስባለሁ። እናም እኔ በምኖርበት አካባቢ ድልድይ አለ አለና በድልድዩ በቀላሉ ያንን ወንዝ መነሻገርአለን ማለት ነው። ምንም ስጋት ሳይኖርብህ